በአደባባይ መናገር ትችላለህ ወይ? አዎ እድሎችን ካገኘሁኝ ያው አላበዛም እንጂ። በአብዛኛው በአደባባይ የምፈልገው ነገር ካለ መናገር ያለብኝ ነገር ካለ መልእክት ማስተላለፍ የሚገባኝ ነገር ካለ የምናገረው ነገር ና ዝም የምለው ነገር አወዳድሬ የምናገረው ነገር የተሻለ ሆኖ ካገኘሁት በአደባባይ ላይ እናገራለሁኝ። ግን የምናገረው ነገርና ዝም ማለት ያለውን ነገር አመጣጥኜ ዝም ማለቱ የሚበልጥብኝ ከሆነ ዝም ብዬ እመለሳለሁኝ። ስለዚህ በአደባባይ መናገር በሚጠበቅብኝ ብቻ ነው ሚናገር እንጂ እንዳገኘው መናገር አልፈልግም። እና በአደባባይ መናገር ለኔ እንዳስፈላጊነቱና እንደ ሁኔታው በርግጥ በተፈጥሮአችን አንዳንዴ ጊዜ ከሰው ፊት ስንሆን የሚመነጭ የሰውታችን ውስጥ የሆነ ሆርሞን ስላለ ስለዚህ ያንን ሆርሞን የሚያመነጨው ነገር ፍርሃት የሚያመነጭበት ሁኔታ አለ እና አንድ ቃላት ወይ ሁለት ቃላት እስከምንናገር ድረስ ሊያስቸግረን ወይም ሊንፈራ እንችላለን ነገር ግን ያንን ሙሉ በሙሉ በመቋቋም በአብዛኛው በአብዛኛው ጊዜ ምን አናደርጋለን ማለት ነው። አስፈላጊ ሆኖ በምናገኝበት ጊዜ ብቻ እንናገራለን ከዛ ውጪ ግን መድረኩን አግኝተናል ብለን ዝም ብለን እንደፈለግን ብናወራበት ምንም አይነት ሚንስ የለም ማለት ነው። ስለዚህ በአደባባይ መናገር ጥሩ ነገርም አለው አዳንዴ ደግሞ አስቸጋሪ ነገርም አለው። ለምሳሌ የተጻፈ ነገር ካልሆነ በስተቀር ዝም ብሎ መናገር አደባባይ ላይ የቃላት ግድፈት ሊፈጠሩ ይችላሉ እንደዚህ የቃላት ግድፈት ደግሞ ላልተፈለገላና ለማህበራዊ ቀውስ የሚዳርጉበት ሁኔታ ብዙ ነው። በተለይ አሁን እንደምታውቀው ማህበራዊ ሚዲያ በጣም እየተስፋፋ ባለበት ሁኔታ አንድ የሆነ ክፍተት ከተገኘ ሁሉም ሰው ሁሉም ሰው በእጁ ካሜራውን ይዞ በእጁ ማይክራፎኑን ይዞ በእጁ ሁሉን ነገር ይዞ በሞባይሉ ይዞ ስለሚንቀሳቀስ ማን እንደሚቀርጸውና ማን የት ቦታ ላይ እንደሚለቀው ስለማይታወቅ ሀላፊነት የጎደለው ስራ የሚሰሩ ብዙ ሰዎች ሊኖሩ ስለሚችሉ ስለዚህ እኛ ራሳችንን አውቀን ተጠንቅቀን በሚገባንና በሚያስፈልገን መናገር በሚገባንና በሚመጥን መልኩ ነው መልእክት ማስተላለፍ ያለብን እንጂ። ባገኘነው አደባባይ መናገር አለብን ብለን እምነት የለንም። ምክንያቱም መናገር የሚያስገድዱ ምክንያቱም ለምሳሌ ክስ ወይም ደግሞ ምስክርነት ተጠርተህ ከሆነ የዛ ጊዜ በትክክለኛውና ትክክለኛው መረጃ ባልሳተ መልኩ እኛነታችንን በሚገልጽ መልኩ ራሳችን ለሰዎች ይከፋሉ ይወዱናል ለብለን ሳይሆን ለራሳችን ለህልናችን እና ለእውነታው ብቻ በመቆም የሚጠበቅብንን እውነተኛውን መረጃ ብቻ መስጠት ወይም ባቀብል ይጠበቅብልናል ማለት ነው። ያ ባይሆን ከሆነ ግን በተለይ ግን የተወሰነ ጥርጣሬ ለምሳሌ አሁን ለምስክርነት እና ለሌላ ጉዳይ ካልሆነ በስተ ለሌላ ጉዳይ ግድ መናገር ምንገደድበት ነገር ከለለ በስተቀር አንዳንዴ ጊዜ ባንናገር ይመረጣል ማለት ነው። ምክንያቱም ዝምታ ጥሩ ነው ይባላል አንዳንድ ጊዜ ደግሞ ካለመናገር ደጃዝማችነት ይቀራል የሚባለው። ለምሳሌ የክርስ ጉዳይ ሊሆን ይችላል ወይም ደግሞ የራስን ጥቅም ከማስጠበቅም ሊሆን ይችላል መብትን ከማስከበር መብትን ከማስከበር አንፃር ሁሉ ሰው ጸጥ ብሎ ቢተወው ያ ወሳኝ ነገር ከሆነ የሚመለከተው አካል ወይ የሚመለከተኝ እኔን ከሆነ። እኔ እጄን አውጥቼ በሚጠበቅብኝ የ ያለኝ የስብዕና ደረጃዬን በመጠበቅ ሰብአዊነትን በመታገስ የሰዎችን መብት ሳልነካ የሰዎችን ስብዕና በማክበር እና ያላቸውን ተፈጥሮ ያላቸውን ጸጋ ሳልገፍ በአግባቡ ስህተት ካለ እንኳን ስህተታቸው በአግባቡ በቃላት በማረም በለዘበና በማረም ቅቤ በተለወሰ ቋንቋ ተጠቅመን መልእክታችን ማስተላለፍ ይጠበቅብናል ማለት ነው። ከዛ ውጪ ግን ለኛም ለሌሎች ሰዎችም ጥሩ ነገር ሊሆን ስለማይችል በተቻለ መጠን ራሳችንን ገምግመን ራሳችንን በምፈልገው መንገድ እንትን ብለን ማደባባይ መናገር ትችላለህ? ምለዉን በዚህ መልክ መናገር አለብን ማለት ነው። ስለዚህ በአደባባይ የአንድ ሰው መናገር ከፈለገ ማድረግ ያለበት ነገር ምንድነው? ቅድመ ሁኔታዎችን ማወቅ መቻል አለበት አንዴ አንዳንዴ ሰዎች እድሉ ስላገኙ ብቻ መናገር የለባቸውም። እውነት ለመናገር ለምን? ያልተገራ አንደበት ሊኖር ይችላል ያልተገራ አንደበት አንዳንድ ጊዜ በትር ካቆሰለው ልክ ቃላት ያቆሰለው ይብሳልና ስለዚህ ቃላት ላይ ጥንቃቄ ያስፈልጋል። ቃላት ያድናል ይገላል ያሳምማል። ጠባሳው ከባድ ነው የቃላትን ነው እና ቃላትን በአግባቡ መጠቀም መቻል አለብን ቃላት ጥንቃቄ ይጠይቃሉና። በአደባባይ በተለይ በአደባባይ መናገር በተለይ የጓደኞቻችን የወንድሞቻችን የእህቶቻችን የማንኛውንም አካል በአደባባይ ስለ ሰዎች ማውራት አያስፈልግም ስለ ራስ ጉዳይና ስለ ራስ ብቻ ካስፈለገን ከዛ ውጪ ግን እንደ አጠቃላይ ስለ ሁኔታዎች ስለ ሀገር እድገት ስለ ሀገር ብልጽግና ስለተለያዩ ጉዳዮች ከሆነ በአጠቃላይ